ሰንደል አልለብስም ምክንያቱም ሰንደል ልብስ ጊዜ ያለፈበትና አብዛኛውን ጊዜ ትንሽ ቆየት ያለነው እንዲሁም ደግሞ ብዙም ጊዜ ሴቶችም ይለብሱታል። ወንዶች ላይ ብዙም አይታይም እና ጊዜ ያለፈበት ልብስ መሆኑ እንዲሁም ፍላጎቴ አይደለም አልወደውም።